የምትወደው እንስሳ ምንድነው? ይላል እንግዲህ ጥያቄው ያው እኔ የምወዳቸው ብዙ የቤት እንስሳቶች አሉ። ከእነዚያ ውስጥ ግን በጣም የምወደው ከብት ወይም በሬ እሬ ላም ጥጃ የመሳሰሉትን እንስሳቶች በጣም ነው ምወድ። ከቤት እንስሳት ከሚባሉት ውስጥ ብዙዎቹ ያው ከብት አለ በግ አለ ፍየል አለ ውሻ አለ እና ሌሎችም ድመት አህያ ፈረስ በቅሎ የመሳሰሉት እንስሳቶች። የቤት እንስሳት ተብለው ነው የሚጠሩት ስለዚህ እነዚህ እንስሳት በቤት ውስጥ ከሰው ልጅ ጋር አብረው በመኖር የተለያዩ ግልጋሎቶችን ይሰጣሉ። የሰውን ልጅ በጉልበት በተለይ በጉልበት ስራ በጣም ያግዛሉ ማለት ነው። ለምሳሌ ከብትን ብኖስድ በሬ አለ በሀገራችን በኢትዮጵያ በአብዛኛው የግብርና ስራ ወይም የእርሻ ስራ የሚከናወነው በበሬ ጉልበት። በበሬ እና በፈረስ ጉልበት ነው በአብዛኛው ግን በበሬ ነው። በሬ ከፍተኛ የሆነ የእርሻ ግልጋሎት የሚሰጥ እርሻ መሬትን ለማረስ የምንጠቀምበት እንስሳ ነው። ስለዚህ ይሄ እንስሳ በጣም ለሰው ልጅ በጣም አስፈላጊ የሆነ ነው። እንስሳ በሚያረጅበት ጊዜም ተሽጦ የገቢ ምንጭ ያስገኛል። ታርዶ ስጋው ለምግብነት ያገለግላል። እንዲሁም ላሟ ወይም ሴቷ ከብት ደግሞ ጥጆችን በመውለድ ላሞችን በሬዎችን የተለያዩ ከብቶችን በመውለድ እና በመራባት የሰው ልጅ የተሻለ ትርፍ እንዲያገኝ የተሻለ ኑሮ እንዲኖር የምታግዝ እንስሳናት ማለት ነው። ስለዚህ ይቺ እንስሳ በጣም ወሳኝ የሆነች እንስሳ ናት። ምክንያቱም ከዚህ ከመውለድ በተጨማሪም ሌሎች የግብርና ስራዎች ይሰሩባታል እርሻም ታርሳለች አልፎ አልፎም ቢሆን በእርሻ ስራም ትሰማራለች። ምርት በሚወቃበት ጊዜም ከአርብቶአደሮች ጋር በመሆን በምርት እንቅስቃሴ ውስጥ አብራት ትሳተፋለች። እና በጣም የምወዳት እንስሳ የምወደው እንስሳ ከብት ነው ማለት ነው። ከዚህ በተጨማሪ ግን በግ በጣም እወዳለሁ። ያው በጎች ብዙ ጊዜ ያው ይረባሉ ወደ ገጠሩ አካባቢ በብዛትም በአነስተኛ ቁጥርም እርባታ ይካሄዳል። ስለዚህ የነዚህ የረቡ በጎች ያደጉ በጎች በግ በተለይ በግብርናው ስራ ለሚተዳደሩ ሰዎች የተለያዩ ጥቅሞችን ያስገኛሉ። ተሽጠው ገንዘብ ያስገኛሉ። ታርደው ቤት ላይ ለምግብነት ለስጋ ያገለግላሉ። እና የተሸጠው ብር ያው ቤት ላይ መጥቶ ብዙ የተለያዩ ስራዎችን ይሰራል ማለት ነው።

ፍየል አይተህ ታውቃለህ? ይላል እንግዲህ ጥያቄው አዎ ፍየል አይቼ አውቃለሁ በደንብ ነው የማውቃት ፍየል የቤት እንስሳት ከሚባሉት ውስጥ አንዷ ናት ለሰው ልጆች የተለያዩ ግልጋሎችን ግልጋሎቶችን ትሰጣለች። ለታርዳ ለምግብነት ትወላለች ስጋዋ በጣም ለሰው ልጅ ተፈላጊ ነው። በብዙ ቦታዎች ምክንያቱም ፍየል የምትመገበው ቅጠላ ቅጠል ሳር የተለያዩ ቅጠላ ቅጠሎችን ተፈጥሮ የሆኑ ነገሮችን ስለምትመገብ ለሰው ልጅ በሽታ የመከላከል አቅም አላት። የፍየል ስጋ ማለት ነው። እና ፍየል በጣም በገጠሩ የሀገራችን ክፍል በተለይ ሞቃታማ በሆነው የሀገራችን ክፍል በብዛት ይረባሉ ወይም ይኖራሉ ማለት ነው። ስለዚህ እነዚህ ፍየሎች ቤት ውስጥ በጣም ብዙ ጥቅሞችን ይሰጣሉ ልክ እንደ በግ በሬ የመሳሰሉት እንስሳቶች ፍየሎችም ብዙ ግልጋሎት አላቸው ማለት ነው። ስለዚህ ሰዎች በግብርና ስራ በተለየ የሚተዳደሩ ሰዎች ፍየልን በብዛት ያረባሉ። ስለዚህ ፍየል ከአንድ ጀምራ እስከ አራት የመውለድ እድል አላት። አራት ግልገሎችን በአንዴ የመውለድ ስለዚህ ያላት ጥቅም በጣም ከፍተኛ ነው ማለት ነው። ምክንያቱም አራት ፍየል አንድ አራት ግልገሎችን አንድ ግድግል ከወለደች ያ ሰው በአንዴ አራት የተለያዩ ፍየሎች ይኖሩታል ማለት ነው። ስለዚህ በጣም ከፍተኛ የሆነ ጥቅም ያላት በቀላል ብዙ የማታስቸግር ብዙ ቦታ ማትፈልግ ናት። እና ብዙ ሰው ያረባታል ግን ያው ሙቀት የተወሰነ ሙቀት ሞቃታማ የሆነ ቦታ ትፈልጋለች። ተራራ ነገር ዛፎች የበዙበት ቦታ ምክንያቱም የምትመገበው ምግብ በአብዛኛው ቅጠላ ቅጠል ስለሆነ። ይሄን ቅጠላ ቅጠል ደግሞ የምታገኘው ወደ ጫካ አካባቢ ተራራ በብዛት ያለበት ቦታ ላይ በጣም ይመቻታል ለማለት ነው። ስለዚህ ፍየሎች በጣም ከፍተኛ ሆነ ጠቃሜታ አላቸው። ከዚህ በተጨማሪም ከስጋ በተጨማሪ ቆዳቸው ለተለያዩ ነገሮች ግልጋሎት ላይ ይውላል ብር ለማሳተም የፍየል ቆዳ ያስፈልጋል። ቆዳቸው ለጫማ የተለያዩ ጫማዎችን ለመስራት እንጠቀምበታለን በጣም ጠንካራ ኮዳ ስለሆነ ለጫማ መስሪያ እንጠቀምበታለን። ከዚህ በተጨማሪም ወደ ገጠሩ የሀገራችን ክፍል ቆዳው ተዘርግቶ ለመኝታ ያገለግላል። ሰዎች ለመተኛት ቆዳውን አጥበው ይጠቀሙበታል ምክንያቱም ጠንካራ ስለሆነ። ጌጣጌጡ ደስ ስለሚል የመቀመጫ መተኛ ቤት ውስጥ እንደ ጌጥ ልክ እንደ ፖስተር ቤት ላይ ግድግዳ ላይ ይሰቀላል። ስለዚህ ፍየሎች ደግሞ በተፈጥሯቸው የተለያየ ከለር ስላላቸው ደስ የሚል የፀጉር ልስላሴ ስላላቸው ይህንን ፍየል ቆዳ በተለያየ መልኩ ይጠቀሙበታል። ከዚህም በተጨማሪ ወደ ገጠሩ የሀገራችን ክፍል ቁና ይሰፋል ቁና ወይም ሞሰብ የሚባል አለ። ስለዚህ ይህንን ሞሰብ ወይም ቁና በፊየል ቆዳው ጀርባው ይለብሳል ማለት ነው ያላብሱታል ምክንያቱም ጥንካሬ እንዲኖረው ማለት ነው ለብዙ ጊዜ እንዲያገለግል ሆኖ ይሄ የፍየል ቆዳ ይለብሳል ማለት ነው። ስለዚህ በጣም እነዚህን እና የመሳሰሉት ጥቅሞች አሉት ማለት ነው። ስለዚህ ፍየል ያው እንደማንኛውም ከሰው ልጅ ጋር አብራ የምትኖር ጋጥ የሚባል ማደሪያ አላት። የራሷ የሆነ ከሰው ልጅ ከተለይቶ በኋላ በእንጨት የተከለለ ወይም የራሳቸውን ቤት ሊኖራቸው ይችላል። ስለዚህ ያጋጥ ተብሎ ይጠራል ስለዚህ እዚያ ጋጥ ላይ ያድራሉ ማለት ነው። አልጋ አንዳንዴ አልጋ ይሰራላቸዋል ቅዝቃዜ ብዙም ስለማይወዱ አልጋ ይሰራቸዋል ልክ ከአልጋው ላይ ከወጡ በኋላ ይጸዳዳሉ የተጸዳሉት ነገር ወደታች ይወርዳል ማለት ነው። ስለዚህ እነሱን ምንም አይነት ቅዝቃዜ ወይም ቆሻሻ አያገኛቸውም። ስለዚህ በንጽህና በእንክብካቤ ጥሩ ምግብ ካገኙ በአጭር ጊዜ ለሰው ልጅ ግልጋሎት ላይ ይውላሉ ማለት ነው። በአራት ወር በአምስት ወር የተሻለ ገቢ ገቢ ያስገኛሉ። በግብርናው ዘርፍ ተሽጠው የሚሆነው ይበሉ የተሻለ ገቢ ያስገኛሉ ማለት ነው። እድገታቸው ፈጠን ነው ነገሮች ከተመቻቹላቸው የተሻለ ምግብ ካገኙ የተሻለ የመኖሪያ ቤት ካገኙ እድገታቸው በጣም ፈጣን ነው። ከሌሎች እንስሳት በተለየ በተለይ ከበግ የተበተሻለ በተሻለ ታድጋለች ማለት ነው።

ዛሬ የመጀመሪያ ምግብህ ምን ነበር? ይላል እንግዲህ ጥያቄው ያው የመጀመሪያ ምግቤ ዛሬ ጠዋት የበላሁት እንጀራ በሽሮ ነው እንጀራ በሽሮ በኢትዮጵያ በጣም የተለመደ ምግብ ነው። ብዙ ጊዜ አብዛኛው ህዝብ የሚጠቀመው እንጀራ በሽሮ ይጠቀማል ማለት ነው። ስለዚህ ሽሮ የሚዘጋጀው አተር ከሚባል ጥራጥሬ ነው። አተር እንግዲህ ያው በግብርና ስራ የሚተዳደሩ ቤተሰቦቻችን የሚያመርቱት በስፋት የሚያመርቱት ተፈጭ ተቆልቶ ተከክቶ ቆዳው ከከላ በኋላ ያንን ይፈጫል። ወፍጮ ቤት ሂዶ ስለዚህ የተፈጨው ዱቄት ወይም ሽሮ ይባላል። ስለዚህ ያ ሽሮ ይሰራል ቤት ውስጥ ማለት ነው። ውሃ ይጣላል ሞቅ ይላል ስለዚህ ከፈላ በኋላ ሽንኩርት ይደረጋል ካለ ዘይትም ይጨመርበታል በርበሬ ይጨመርበት እና ያ በደንብ ሆኖ ተከሽኖ ቃሪያ ካለ ይጨመርበታል። ስለዚህ የሽሮ በጣም ጣፋጭ ነው እንዲሁም ለሰውነታችን በጣም ተስማሚ ምቹ የሆነ ምግብ ነው ማለት ነው። ሽሮ ስለዚህ ሽሮ ያው በአብዛኛው በኢትዮጵያ በተለይ በጾም ወቅት አሁን ያለንበት ወቅት ጾም ነው። ስለዚህ በዚህ በጾም ወቅት ደግሞ በጾምም በፍስክም የሚበላ በጣም የተለመደ ቀለል ያለ ምግብ ነው ሽሮ ማለት ነው። ስለዚህ ይህንን ምግብ ያው እኛ ቤት አብዛኛው አዘውትረን እንጠቀመዋለን። በብዛት ያው ለአመት ይዘጋጃል አንዴ ምክንያቱም በየወቅቱ ማዘጋጀት ትንሽ ከበድ ይላል የተለያዩ ቅመማ ቅመሞች ይጨመሩበታል ሲዘጋጅ ማለት ነው። ስለዚህ ያ አንዴ ይዘጋጃል ቤት ውስጥ ቁጭ ይላል ታሽጎ ያንን አመቱን ሙሉ እንጠቀምበታለን። የተሻለ ምርት በሚገኝበት ምርት በሚገባበት በብዛት ወደ ገበያ ወደ በሚገኝበት ሰዓት በታህሳስ በጥር ይገዛል ማለት ነው። ከዛ ሙሉ አመቱን እንጠቀመዋለን ማለት ነው። እና ያው ቤተሰቦቼም የኔ ቤተሰቦችም በሙሉ ሽሮን በጣም እንወዳለን በአብዛኛው እንጠቀመዋለን ማለት ነው። ከዛ በተጨማሪ ግን አልፎ አልፎ የምንጠቀማቸው ነገሮች አሉ። ክክ እንጠቀማለን ያው ክክም ከአተር የሚገኝ ነው ከሽሮ ማለት ነው። ምስር እንጠቀማለን ፓስታ መኮረኒ እነዚህን ነገሮች እንጠቀማቸዋለን ማለት ነው። በአብዛኛው ማለት ነው ስለዚህ ቤት ውስጥ ሽሮ አይጠፋም ሁሌ ማለት ነው። በርበሬ አለ ሽንኩርትም ያው በየጊዜው ቶሎ የሚበላሽ እንትን ስለሆነ በየጊዜው ነው የሚገዛ ሱቅ ላይ ገበያ ላይ ተሂዶ ስለዚህ ሽንኩርትም ያው አንድ ኪሎ ሁለት ኪሎ ይገዛል። ለሳምንት ለሁለት ሳምንት እንደ ቤተሰቡ ብዛት እና አጠቃቀም እንጠቀምበታለን እንገለገልበታለን ማለት ነው። ስለዚህ ሽሮ በጣም ወሳኝ የሆነ ነገር ነው ማለት ነው። ከዛ በተጨማሪ እንጀራ ከተለያዩ ነገሮች ሊዘጋጅ ይችላል። ከ በአብዛኛው ግን በኢትዮጵያ ከጤፍ ከሚባል እህል ነው የሚዘጋጀው ማለት ነው። ስለዚህ ጤፍ በኢትዮጵያ በአብዛኛው የሚመረት በጣም ከፍተኛ የሆነ ጥቅም ያለው ግልጋሎት ያለው ለሰውነታችን የተለያዩ ንጥረ ነገሮችን የያዘ ምግብ ነው ማለት ነው። ስለዚህ የምግብ ከጤፍ ይዘጋጃል እንጀራ ማለት ነው። ከ በቆሎ ይዘጋጃል አልፎ አልፎም ይሆን ከስንዴ ይዘጋጃል አለን። ከ ዳጉሳ ይዘጋጃል እና ከመሳሰሉት ጥራጥሬዎች እህል አህሎች ነግሮች ይዘጋጃል ማለት ነው። ስለዚህ ይሄንን እህል ያው ይመጣል ይፈጠራል የሚባሉትን ነገር ይወገድና ወፍጮ ቤት ሄዶ ይፈጫል ማለት ነው። ከዛ ዱቄቱ መጦ ይቦካል። ወይም ዱቄቱ ከውሃ ጋር ይገናኛል ማለት ነው ያ ዱቄት ወይም ቡሆ ይባላል። ስለዚህ ያን ቡሆ ለሁለት ቀን ወይም ለሶስት ቀን ቁጭ ይላል በሆነ እቃ በባልዲ ነገር ቁጭ ካለ በኋላ ከሶስት ቀን በኋላ። ያው ለምግብነት በምጣድ ይጋገራል ማለት ነው። ስለዚህ ምጣዱ ያው በኤሌክትሪክ ሊሆን ይችላል በእሳት በእንጨት ሊሆን ይችላል። ይግብና ከዛ ላይ ይደረጋል ከዛ ልክእንጀራ ሆኖ አይን አይን ያለው ነገር ሆኖ ይወጣል ማለት ነው። ስለዚህ ያንን እኛ በወጥ አድርገን ልንበላው እንችላለን ማለት ነው። እንመገበዋለን ማለት ነው። ስለዚህ የዛሬው ምግቤ ያው እንጀራ በወጥ ነው ማለት ነው።